በአደባባይ መናገር ትችላለህ? አዎ በአደባባይ ላይ መናገር እችላለሁ ከዚህም በፊት በተለያዩ አጋጣሚዎች አድርጌው አውቃለሁ የተለያዩ በዓላት ሲከበሩ ብዙ ጊዜ በአደባባይ ላይ ማውራት የምንችልበት አጋጣሚዎች ይገጥሙናል። ስለዚህ እኔም ከዚህ በፊት በአደባባይ ለማውራት የገጠሙኝን አጋጣሚዎች በጥሩ ሁኔታ ተጠቅሜባቸዋለሁ። በአደባባይ ላይ ከሰዎች ጋር ተነጋግሬ ወይም አውርቼ አውቃለሁ ስለዚህ በአደባባይ ላይ አውርቼ አውቃለሁ ብዬ መናገር እችላለሁ ማለት ነው። ለምሳሌ ትልልቅ በዓሎች ሲፈጠሩ ለምሳሌ የብሄር ብሄረሰቦች አይነት በዓል። ወይም ደግሞ የህዝብ በዓል ሆነው ለምሳሌ እንደነ አደዋ ድል በዓል እና የመሳሰሉ የአደባባይ በዓሎች ሲፈጠሩ። አደባባይ ላይ ንግግር የማድረጊያ አጋጣሚዎች ሊመጡ ይችላሉ ስለዚህ እነዚህን አጋጣሚዎች ለመጠቀም ዝግጁ ነኝ ማለት ነው። ስለዚህ በአደባባይ ላይ መናገር እችላለሁ።

ምትወዱት ምግብ ምንድነው? የምወደው ምግብ ብዙ ጊዜ ቀለል ያሉ ምግቦችን እወዳለሁ በጣም ለጨጓራ የማይከብዱ። እንዲሁም ደግሞ ለሰውነት ተስማሚ የሆኑ ጤነኛ የሆኑ ተፈጥሮአዊ የሆኑ ምግቦችን እወዳለሁ። ከእነዚህም መካከል ለምሳሌ የፍራፍሬ አይነት ምግቦችን እወዳለሁ። እንዲሁም ደግሞ የ አትክልት አይነት ምግቦችን እወዳለሁ ለምሳሌ ጎምን ሰላጣ ቆስጣ ካሮት እና ቀይ ስርና የመሳሰሉ ምግቦችን እወዳለሁ። ከዛ ባሻገር ደግሞ የምወዳቸው ምግቦች ምናልባት በሀገራችን ታዋቂ የሆነውን ምግብ ሽሮ ወጥንና የመሳሰሉ ምግቦችን እወዳለሁ። ስለዚህ ብዙ ጊዜ እኛ በሀገራችን የምንወዳቸው ምግቦች ስማቸውን እንናገር እንጂ ሁሉም ከእንጀራ ጋራ ልዩ የሆነ ቁርኝት አላቸው። ስለዚህ እኔ ለምሳሌ ሽሮ ወጥ እወዳለሁ ስል ሽሮ ወጡን ብቻ ሳይሆን ከእንጀራ ጋር ሽሮ ወጥን በእንጀራ እንደማለት ነው። ስለዚህ ከእንጀራ ጋር ተያይዞ ያሉ ምግቦችን በሙሉ እወዳለሁ ማለት ነው።

ከየት? ታገኛለህ ዜና የምናገኝባቸው አውታሮች ብዙ ናቸው። ለምሳሌ ከቴሌቪዥን ዜና ልናገኝ እንችላለን። እንዲሁም ከተለያዩ መተግበሪያዎቹ ወይም ትኩስ ዜና ከሚለቀቅባቸው መተግበሪያዎች ዜና ልናገኝ እንችላለን። እንዲሁም ደግሞ ከመስመር ላይ ዜናዎችን ልናገኝ እንችላለን እኔ ብዙ ጊዜ ዜናዎችን የማገኘው ከመስመር ላይ ነው። በመስመር ላይ የሚለቀቁ ዜናዎች አያመልጡኝም በትኩስነታቸው ነው የማገኛቸው። ከመስመር ላይ የሚለቀቁ ዜናዎችን የማዳምጥበት ትልቁ ምክንያት። አንደኛ ትኩስ የሆኑ ዜናዎችን ነው የማገኘው። ሁለተኛ የተለያዩ ድህረ ገጾች ስላሉ ከእነዛ ጋር አወዳድሬ የተሻለውን ለመምረጥ ያግዘኛል። በሶስተኛ ደረጃ ደግሞ በሌሎች አውታሮች የሚተላለፉ ዜናዎችን ፈልጎ ማግኘት ከባድ ነው። ግን በመስመር ላይ የሚተላለፉ ዜናዎች ከሆኑ ጊዜውን ጠብቆ ወይም እቅዳቸው በእቅዳቸው ወይም በሚያቀርቡበት ሰዓት መገኘት ብቻ ነው የሚጠበቀው። እንጂ ሁሉንም የዜናው ላይ የሚተላለፉ ቁም ነገሮችን ማግኘት ወይም መከታተል ይቻላል ማለት ነው። ስለዚህ ዜናን እኔ የማገኘው ከመስመር ላይ ነው ማለት ነው።

ማር ትወዳለህ አዎ ማር በጣም ነው የምወደው ምክንያቱም ተፈጥሮአዊ የሆነ ጣፋጭ ነው። ከማር የምናገኛቸው ብዙ ጥሁም ነገሮች ወይም ጥቅሞች አሉ። ማር ለአእምሮ አእምሮአችንን ለማስፋት በጣም ጠቃሚ ነው እንዲሁም ደግሞ ምግባችንን ቀላል ያደርግልናል በሆዳችን ውስጥ ያሉ ምግቦች በቀላሉ እንዲፈጩልን ያደርጋል። ከዛ ባሻገር በማር በቀላሉ ቁርሳችንን መብላት እንችላለን። እኔ ማር በጣም ነው የምወደው በተለይ በተለይ ተፈጥሮአዊ የሆኑ የሚሰጣቸው ጥቅሞች እንዳሉ ሆነው ጠዋት ላይ ለቁርስ እንደ አማራጭ ወስደዋለሁ በተለይ በተለይ ዳቦ ውስጥ ወይም ዳቦን ሰንጥቀን ማር በመቀባት ቁርሳችንን ቀለል ያለ ቁርስ አድርገን በልተን መሄድ እንችላለን። እንዲሁም ደግሞ ማርን ጠዋት ጠዋት በማንኪያ አንዳንድ የሻይ ማንኪያ ማር የምንወስድ ከሆነ ጤናችንን ለመጠበቅ በቀን ውስጥ ሙሉ የሆነ አቅምና ጉልበት ለስራ ዝግጁ የማድረግ ነገር ስላለው። ማርን በጣም ነው የምወደው። እንደዚሁም መውደድ ብቻ ሳይሆን ባገኘሁት አጋጣሚ ሁሉ ማርን እጠቀማለሁ ማለት ነው። ስለዚህ ማር በጣም እወዳለሁ።

አይነት ጫማ ትወዳለህ ብዙ ጊዜ ቀለል ያሉ አይነት ጫማዎችን እወዳለሁ። ለምሳሌ ቆዳ ጫማ ሆኖ ሶሉ ቀጭን የሆነ ወይም ደግሞ ጠፍጣፋ የሆነ አይነት ጫማ እወዳለሁ። ሌላ ደግሞ የስፖርት ጫማዎች አሉ። ኦኬ ቂጣቸው በጣም ጠፍጣፋ ሆኖ ምንም አይነት ጡት የሌላቸው ስንረግጣቸው ምቹ የሆኑ የሚጎረብጥ ነገር የሌላቸው ጫማዎችን እወዳለሁ ስኒከሮች እወዳለሁ። ከዛ ባሻገር ግን የትኛውም አይነት ጫማ ይሁን እኔን የሚስበኝ ጫማ። ሶሉ ቀላል የሆነና ጫማው እንደ አጠቃላይ ቀላል ሆኖ ለመራመድ ምቹ የሆነ። ጥሩ ደስ የሚል ስሜትን የሚፈጥር አይነት ጫማ ይሁን እንጂ የትኛውምን አይነት ጫማ እወዳለሁ። በተለይ በተለይ ሞቃት ሀገር ስለሆነ የምኖረው ክፍት የሆኑ ጫማዎች ሙቀት የሌላቸው ጫማዎች እንደዚህ አይነት ጫማዎች በጣም ያስደስቱኛል። ስለዚህ እኔ ክፍት የሆኑ ጫማዎችን እወዳለሁ። ሽፍን ጫማ መልበስ ካለብኝ ግን ምናልባት ሶሉ ቀለል ያለ የማይከብድ ለመራመድ ምቹ የሆነን ጫማ እመርጣለሁ ማለት ነው።